የትንኝ መረብ ትጠቀሚያለሽ ወይ? አዎ እጠቀማለሁ ምክንያቱም አብዛኛው እኔ ያለሁበትን አካባቢ በጣም ብዙ ትንኞችን ስላሉ ትንኞች ሲነኩሱኝም የሆነ አካላቶቼ ላይ ምልክትም ስለሚያመጣ የትንኝመረብ እጠቀማለሁ። በተለይ ደግሞ ለልጆችም እሱን አስፈላጊ ነው። ከህመም ምናምን ስለሚከላከል ስለዚህ መጠቀም ግዴታ ነውና ጥሩ ነው።

እንደገና ጥቅም ላይ ማዋል ታደርጊያለሽ ወይ? አዎ አደርጋለሁ ምክንያቱም ብዙ ጊዜ ስንነገር ይጠቅመናል እንደ ሀገርም በጣም ይጠቅማል። እኔ ደግሞ እንደገና ጥቅም ላይ ማዋል እቃዎች የሚሆኑ ነገሮችን በደንብ እጠቀምበታለሁ። ምክንያቱም ለሁለተኛ ጊዜ ስለሚጠቅሙን አንዳንዴ በጣም ብዙ ጊዜ የምደጋገም ደጋግመን የምንሰራው እቃም ስላለ

ቅጽል ስም አለሽ ወይ? አዎ አለኝ ምክንያቱም እኔ አብዛኛው ሰው የሚጠራኝ ማህሌት በማለት ነው። የቤት ቅጽል ስሜ ግን ቅሳነት ትለኛለች እናቴ እና አንዳንድ ሰው ደግሞ የሆነ የስሜን አጠር አድርጎ ማሂ ምናምን ይለኛል። ከዛ ደግሞ በተረፈ ሰው እንደየ ልማዱ ይጠራኛል ብዙ ሰው ግን ማህሌት ይለኛል ከዛ ደግሞ ቅሳነት

በመስመር ላይ ትማራለህ ወይ ለሚለውን ጥያቄ አዎ እማራለሁ በቶ በ እቺ የመስመር ትምህርቶችን በጣም ብዙ ጊዜ አሁን ለምሳሌ በመህበራዊ ድረ ገጻችሁን በዩቲዩብ በቲክታክም አንዳንድ ጊዜ እማራለሁ። ሌላ ደግሞ በኤክስቴንሽን ወይንም የመስመር ርቀትን እማራለሁ ስለዚህ እማራለሁ በመስመር ላይ መምህር

ሳህኖችን መታጠብ ትወዳለህ? አዎ እወዳለሁ ምክንያቱም ሴትም ስለሆንኩኝ የቤት እቃዎችን የበላንበት ሳህኖችን ሰው እህት ወንድሞች የአባት እናቴ የበሉ የበሉትን ሳህኖችን አጥባለሁ ሌላም እንግዳ ሲመጣም ለሱ ምግብ የማቀርቡበት በሳህን ስለሆነ ሳህኑን በደንብ አጥቤ ነው የማቀርቡላቸው ስለዚህ እቃ ማጠብም ሳህንም እወዳለሁ

ለበጎ አድራጎት ሰርተህ ታውቃለህ? አዎ አውቃለሁ። በተለይም በ አሁን ለምሳሌ ተማሪ ስለሆንኩኝ በትምህርታችን የሚካሄዱን የበጎ አድራጎት ስራዎችን እሳተፋለው። እንዲህም በመንፈሳዊ በቤተክርስቲያን እሄ በጣም ምስኪኖችን እና ድሃዎችን ለሆኑ ሰዎችንም እርዳታ እናረጋለን። በበጎ አድራጎች ስለዚህ ሰርቼ አውቃለው። በሰፈርም በክላስም

የጎረቤቶችህን ድምጽ ትሰማለህ ወይ? ለሚለውን ደግሞ አዎ እሰማለሁ ምክንያቱ እኛ አካባቢ በጣም ጎረቤቶቻችን በጣም እንደ ሁለተኛ ቤታችን ስለምናየው የነሱ ድምጽን በደንብ ቤታችን ሆኖ ይሰማል። ስለዚህ በጣም እንሰማማለን ድምፃችንን አንድ ላይ። ስለዚህ የጎረቤቶች ድምፆችን በጣም ሲጮሁም ሲዘፍኑም ሲደሰቱም እንሰማለን

ሰዎችን በአይን ትመለከታለህ? አዎ እመለከታለሁ ምክንያቱም እግዚአብሔር በሰጠኝ አይን ሁለት አይን አለኝና በደንብ ነው የማያቸው ወንድም ሴትም ይሁን ከፊታቸው ጀምሬ አካላቸውንም አካሄዳቸውንም ሁሉን ነገር በአይኔ እመለከታለሁ የለበሰቱንም የቀለም አይነትን መለየት እችላለሁ ሰዎችን በደንብ ነው ማያቸው በአይኔ

በባህላቸው ሰርግ እንዴት ይከናወናል? በጣም አሪፍ ነው ሚከናወነው ሁነቱ። በወንድና በሴት የሚካሄድ የሰርግ ስነ ስርዓት ስለሆ፣ ቤተሰቡም ሁሉም ደስ ብሎት ነው የሚያሳልፈው። እና ሽልማት ምናምን ይሰጣታል። ለሙሽሪቷ ከወንድ በኩል፣ ወርቅም ይሁን ጌጣጌጥ ልብስ ምናምን ትሸለማለች።

ኮፍ ኮፍያ ማድረግ ትወዳለህ? እኔም ቡዙ ጊዜ ኮፍያ አልጠቀምም ግን የሆነ እ ከልብሴ ጋር የተሰራን ኮፍያ አደርጋለሁ በተለይም በብርድ ሰዓት ሲሆን ማታ ማታ በተለይ በደንብ ነው የማደርገው እንጂ በጣም ኮፍያ ማድረግ አልወደም። እውነቱን ወደ ራስ ባራህነት ስለሚያጋልጥጠኝ በጣም ብዙ ጊዜ አልጠቀምም። ግን አንዳንዴ እጠቀምበታለሁ

ስሜትህን በፊትህ ላይ ታሳያለህ? ስሜትህን በፊትህ ላይ ታሳያለህ? ስሜት ከሆነብኝ ፊቴ በአንዴ ነው ዱብ የሚለው የሆነ ቀይ ነገር የደነገጥኩ እንደሆነ ይታወቃል። እንጂ ሌላ የሀዘንም ቢሆን ምናምን እዛ ላይ አላስተዋውቅም ግን የድንጋጤ ከሆነ በፊቴ ላይ ስሜት እንዲመጣ ስለዚህ

የቅጥር ሂደት እንዴት ነው? ማለት የቅጥር ሂደት ማለት አንድ ነገር በተደጋጋሚ ሲካሄድ ማለት ነው። ለምሳሌ በቁጥሮች ስናይ አንድ ሁለት አንድ ሁለት አንድ ሁለት አንድ ሁለት እያለ ስቀጥል ይሄ የቅጥር ሂደት ይባላል ሌላው ደግሞ ይሄ በቀለሞች ስናይ አሁን ለምሳሌ ሰሚያዊ ቀይ ሰሚያዊ ቀይ ሰሚያዊ ቀይ እያለ ሲቀጥል የቅጥር ሂደት እንለዋለን ትርጉሙ

በእንጨት እሳት መብሰል ታውቃለሽ? አዎ አውቃለሁ። ምክንያቱም በእሳት አንዳንድ ጊዜ ቤታችን የምንኖርበት አካባቢ መብራት ብዙ ጊዜ ስለሚጠፋ በሱ የተነሳ ምክንያት። ወጥም ቢሆን እንጀራም ለመጋገርም ቢሆን የምንጠቀመው የእሳት እሳት በእንጨት የሚበስል ነገሮችን ነው ለምሳሌ ምጣድ ለመጋገር እብራት ከሌለች በእሳት አቀጣጥለን በእንጨት አቀጣጥለን ነው። የምንጠቀመው ሌላም ደግሞ እንደዚሁ መብራት በሌለችበት ሰዓት ወጥ ለመስራትም ሻይ ለማፍላትም ምናምንም የምንጠቀመው እሳት አቀጣጥለን ወይም በእንጨት አያይዘን ነው። እሳት የምናቀጣጥለው እና ስለዚህ በእንጨት እሳት አያይዘን እናበስላለን። ብዙዎን ጊዜ ሌላ ደግሞ ስለዚህ ጥቅሙ በጣም ጥቅም አለው። በእንጨት ስናያይዘው ከኤሌክትሪክ ከምንሰራው የበለጠ በእንጨት አያይዘን የምናበስለው ምግብ ይጣፍጣል። ሌላውም በእሱ ያንተን ሀይል በትንሽም ልታበስለው ስላለክ በጣም በሃይለኛ ሃይልም በማራገብ ልታበስለው ትችላለህ። ስለዚህ በጣም ብዙ ጥቅም አለው። ከዛም ከሰልም ማውጣት ትችላለሽ። እንችላለን ማለት ነው።

ዳቦ ማብሰል ትችላለሽ አዎ እችላለሁ። ምክንያቱም ሴት እንደመሆኔ በዛውም ትልቅ ስለሆንኩኝ እናቴን ለማገዝ እህቶቼንም ለማገዝ ከዛም ደግሞ ከዛም አልፎ ተርፎ ለቤታችን የሚሆንን ዳቦ አበስላለሁ። የአሰራሩ ስናየው ደግሞ እርሾ አድርገን መጀመሪያም ዱቄቱን በደንብ እናማስለዋለን ጨውም አብሽም አድርገን በደንብ እናባሰል። በደንብ አድርገን እናማስለውና ከዛ ለትንሽ ሰዓታቶችን ትንሽ ትንሽ ለስለስ እስከሚል ድረስ ጠብቀን ከዛ በኋላ በሰህን ላይ አድርገን ትንሽ በሰሀንም ላይ ቆየት እንለውና። ከዛ ምጣዱን ትንሽ አርሰ ትንሽ ከረሰነ በኋላ ወደዛ እናስገባዋለን በምጣዱ ማለት ነው። ከዛ ግን በጣም ብዙ ጊዜ ዳቦ ለማብሰል የሚያስቸግረን ነገር የሀይል ጉዳይ ኤሌክትሪክ ሀይል በተለይ በጣም ያስቸግራል። ምክንያቱም አንዳንዴ ሀይሉ በጣም ሊጨምር ይችላል። አንዳንዴ ደግሞ በጣም ሊቀንስ ይችላል። በመሃልም የመብራት መጥፋትም ችግር ሊያጋጥም ይችላል። ስለዚህ እንደዚሁም በጣም ብዙ ችግሮች በመሃል ሊያጋጥም ይችላል። እና እርሱን አልፈህ ዳቦውንም መስራት ይቻላል። ከዛ ደግሞ እንደኔ ደግሞ ማብሰል እችላለሁ። ሌላው በተረፈ ስለ ዳቦ ጥቅምም በጣም ብዙ ጥቅምም አለው። ምክንያቱም ዳቦ ስንበላ ሀይል እናገኛለን። እንደ መክሰስ አይነትም ከሻይ ጋር አድርገን እንደ ቁርስ ቡና ከቡና ጋር እንበላዋለን። እንግዳ ሲመጣም ከማር አድርገን ለመስጠትም ይጠቅመናል። በጣም ብዙ በተለይ ደግሞ ለልጆችም ከብስኩት ምናምን ከምንገዛ ዳቦውንም ቢይዙ እነርሱም ከጥርሳቸው መበላሸትም ለሆዳቸውም ስለሚጠግቡ እነሱ እሱን ይሻላል ማለት ነው። ስለዚህ እንደዛ ብናደርግ አሪፍ ነው። ከዛ እንደኔ ደግሞ ዳቦ ማብሰልን እወዳለሁም እችላለሁኝም ማለት ነው።

በእግር ምን ያህል ርቀት መሄድ ትችላለህ የሚለውን ጥያቄ ደግሞ በእግሬ በጣም ብዙ ሰአቶችን በጣም ብዙ ከክሌሜሮ ክሌሜትሮችን መሄድ እችላለሁኝ። ምክንያቱም በእግር መሄድ በጣም ብዙ ጥቅም ስላለው አንድ አንዴ ደግሞ የትራንስፖርት መጨናነቅ ስላለ እነሱን መሃል ቆሞ ከምጠብቅ በእግሬ እሄዳለሁ። ከዛ በጣም ብዙ ርቀቶችንም መሄድ እችላለሁ ካልደከመኝ ማለት ነው። ሲደክመኝም በመሃል እያሳረፍኩኝም መሄድ እችላለሁ። ካነሰ አንድ ኪሌ ሜትር ምናምን እጓዛለሁ በእግር በመሃልም እረፍት እየወሰድኩም ማለት ነው። የእግር እንቅስቃሴ ስናይ በጣም ብዙ ጥቅም አለው አንዳንዴ ያልተፈለገ በሆዳችን የሚቀመጥ ቦርጭ ምናምን ካለን እሱን ለማጥፋት ይጠቅማል። ሌላ ደግሞ ንጹህ አየርም ለመውሰድ አካባቢንም ለመቃኘትም በእግር መጓዝ ጥሩ ነው። ለጤንነትም አሪፍ ነው። ከዛ ደግሞ በጣም ተፈጥሮን በደንብ ትገነዘባለህ አዳዲስ ነገሮችንም ታያለህ። አሁን ለምሳሌ በጣም ብዙ ሱቅ ቤቶችን የሚይዛቸው ነገር የቢዝነስ ነገርን ታያለህ ሰዎችንም ትተዋወቃለህ በእግርህ ስትሄድ ከዛ ደግሞ የምበል ለጠቀለ ከሁሉ በላይ ደግሞ ንጹህ አየርን ማግኘት በጣም ብዙ ጥቅም አለው። ከዛ በዘለለ አንዳንድም ጉዳቶችንም አሉት በእግር በጣም ብዙ ርቀትን መሄድ በተለይ ደግሞ ለማይችል ሰው ማለት ነው። እንደ እኔ ግን በጣም እስከ አንድ ኪሌ ሜትርም እሄዳለሁ ካነሰ ማለት ነው። ከዚህ በጣም ብዙ ጥቅም ምን እንዳለው ራሱ ጎጂ ጎጂም እንትን አለው ለምሳሌ እያመመን የሆነ የልብ ድካም ምናምን እያለን በጣም ብዙ መንገድን ከተጓዝን የበለጠ ህመም እያዳበርን ስለሆነ ባንጓዝ አሪፍ ነው። ከዛ ደግሞ ይሄ አስፋልቶች ጋር ምናምን መኪናዎችንም በደንብ እያየን እየቃኘን ኬድን ከሄድን አሪፍ ነው። ለራሳችንም ስለዚህ አካሄዳችንን መስተካከል አለብን። ከዛም በጣም ብዙ ጊዜ ችግራችን ደግሞ ከዛ እንትኑ ማለት ነው። ችግሩ በጣም ብዙ ርቀት መሄድ ደግሞ ድካምም አለ። ከዛም ከ የሆነ በቃ በጣም ብቻ አለማስተዋላችን እንደሌለ ሊጎዳን ይችላል ድንገተኛ አደጋ ምናምን ሊገጥም ስለሚችል እያስተዋልን ብንጓዝ አሪፍ ነው። ስለዚህ በጣም ከጎጂነቱ ጥቅሙ በጣም ይበዛልና እያስተዋልን ብንሄድ አሪፍ ነው። መንገድ ላይ በተለይ ደግሞ ይሄ አስፋልቶች ጋር በጣም እያየን ብንሄድ ከዛ ህመም ምናምን ካለብን በጣም ብዙ ርቀት ባናደርግ አሪፍ ነው። ከዛ በአገር ደግሞ እኔ በጣም ብዙ ጊዜ እጓዛለሁኝ በተለያያ ጭራጭሮች ከሆኑ በጣም እየፈጠንኩኝ ስለሚሄድ እሄዳለሁ እጓዛለሁ ስለዚህ ካነሰ አንድ ኪሌሜትርም ለጓዝ እችላለሁ ማለት ነው።

ለሌሎች ማስተማር ትችላለህ አዎ እችላለሁኝ ምክንያቱም እኔ የግቢ ተማሪም ስለሆንኩኝ በጣም ብዙ ትምህርቶችን ተምሬ ስላለፍኩባቸው እነሱን ለተናናሾቼ ማስተማር እችላለሁኝ። ለምሳሌ ስናገር ተናናሽ ወንድሞቼን እስከ አሁን ስምንተኛ ክፍል ምናምን የደረሱ አሉ እና እነሱ እኔ እራሴ ነበር ማስጠናቸው። ማስተምራቸው እቤት ላይ የቤት ስራ ስሰጡ የሆነ እቤት ላይ የሚሰራ ስሰጡ ምናምን ሁሉንም እኔ ነበር የማሰራቸው ከዛ ላይ ደግሞ የከበራቸውንም ርዕስ ወደ እኔ ያመጡትና እኔ አስረዳቸው ነበር። አስረዳቸዋለሁ አሁንም ማለት ነው። ከዛ ደግሞ በተረፈ ይሄ የርቀት ትምህርት የርቀት ትምህርትም እሰጣለሁ ለአንዳንድ ሰዎቹ። አሁን ለምሳሌ እንደ አማርኛ በተለይ ደግሞ በውጭ ሀገር የሚገኝ ከኢትዮጵያ ውጭ ላሉትን እንደ አማርኛ ትግርኛ ይሄ በመህበራዊ ድረገፆች ነው የምንላቸው መተግበሪያዎች በእነሱ አማካኝነት ለእነሱም አስተምራለሁ። ከዛ በዘለለ ደግሞ የማስተማር ችሎታም አለኝ። በተናናሾቼ ስላየሁት ከዛም ለጎረቤቶቼንም አስተምራለሁ። የከበራቸውንም ነገር በደንብ አድርጌ አስረዳችዋለሁ ያልገባቸውንም ነገር ይጠይቁኛል ከዛ በዚሁ መሃል ጥቅሙ ስናየው ለሌሎችን ማስተማር። በጣም አንተም እራስህ የማታውቀው የነበረውን ነገር ሲጠይቁክ ስትጠየቅ ወይም ደግሞ የሆነ በቃ ምን ነበር ይሄ የረሳው ነገር ካለ ዳግመኛ እንድታዩ ያደርግሃል። ከዛ በዛ በዘለለ ደግሞ እነሱን ለማስረዳት ብለህ አንተ ራስህ በጣም ብዙ እውቀትን ታዳብራለህ ማለት ነው። ስለዚህ በጣም ብዙ ጥቅም አለው እኔም ሌሎችን ማስተማር እችላለሁኝ ማለት ነው።

በየትኛው እጅ ትጽፋለህ? ለሚለው ወይም ደግሞ እኔ ምጽፈው በቀኝ እጄ ነው። ጽሁፎቼንም ይሁኑ ሌሎችንም ነገር የምጽፈው በቀኝ እጄ ነው። ስራዎችንም ለመስራት ብዙ ጊዜ የምጠቀመው ቀኝ እጄ ነው። ምክንያቱም በዛ ሁሉን ነገር ለመስራት ስለሚቀለኝና በጣም ብዙ ሀይል ያለውን ነገር ሁሉ ራሱ ይሰማኛል። ቀኝ እጄ ስለዚህ ከድሮ ጀምሬ ትምህርትም ከጀመርኩኝም ካለመጀመሬ ከመጀመሬም በፊት የምጽፍበት የነበረውንም ቀኝ እጄ ነው። አንዳንድ ሰዎች ደግሞ አሉ አሁን ለምሳሌ በግራቸው የሚጽፉና ግራኝ የምንላቸው ሰዎችም አሉ እና ስለዚህ እኔ የምጽፈው በቀኝ እጄ ነው። ከዛ በተረፈ ደግሞ ጽሁፌም አሪፍ ነው። ምንም የሚወጣለር ነገር የለም። ብዙ ሰውም ይወደዋል። ጽሁፌን እና ስለዚህ እኔ ምጽፈው በእጀ በቀኝ እጄ ነው። አሪፍ ነው።

ቅሬታዎችን እንዴት ታስተናግዳለህ? ለሚለው ደግሞ አዎ ይሄ እዚህ ጋ ቅሬታዎችን ሁሉ የሆን የሆነ ነገር ብሳሳት የሚወዱኝ ወላጆቼ እህትና ወንድሞቼ ጓደኞቼ ምናምን የምላቸውን ቀረብ ብለው የሆነ የኔ ጉድለት ካለ ይነግሩኝና በቃ እሺ አዎ ትክክል ነው ምናምን ብዬ ነው። በትህትና እንደምቀበላቸው ምክንያቱም ለሌላ ቀን ከሌላ ሰው ጋር ከእንግዳ ሰው ጋር ስለምታወቅ አሁን ያለኝን ጉድለቴን እነሱ ቅሬታዎቼ ምናምን ወደ እኔ ሲያቀርቡልኝ በደስተኛ ነው የምቀበላቸው። እነሱ ስለቀረቡኝ በቃ ምንም የሚከብድ ነገር የለም። ስለዚህ እሺ አስተካክላለሁ። በትህትና በተመላበት ድምጽ እና እሺ ብዬ ነው የምቀበለው ምክንያቱም ለሌላ ቀን ስለሚያስተምረኝና ስህተቶቼን ዳግም እንዳልሰራ ስለሚጠቅመኝ። ስለዚህ አሜን ብዬ ማለት እሺ ብዬ ትክክል ነው ብዬ ነው የምቀበለው ብትህትናማለት ነው። ምክንያቱም በጣም ብዙ ጥቅም አለው እና አንዳንድ ሰዎች ደግሞ ቅሬታ ሲገጥማቸው በጣም ይናደዳሉ። አንተ ከእኔ የት በልጠክ ነው ምናምን ይላልና። ከዛ ግን ይሄን እንደዚህ ነገር ማድረግ የለብንም። ምክንያቱም በጣም ብዙ ጊዜ ስለ በጣም ብዙ ጊዜ ከሌላ ሰው ጋር ከስራ ለመስራትን ምናምንም ትህትና ስለሚያስፈልገን። እሺ ማለት ታዛኝነትን ቅሬታዎችን ሰው ሲሰጥክ እሺ አስተካክላለሁ በለክ መቀበል ጥሩ ነው። ስለዚህ ቅሬታ አቀባበላችንን ማስተካከል አለብን። እንደኔ ግን ቅሬታዬን እሺ አስተካክላለሁ ለቀጣይ አሻሽዬ እመጣለሁ ብዬ ነው የምቀበለው።

ስንት ቋንቋ ትችላለህ ለሚለው ጥያቄ? እኔ እምችለው በደንብ የምችላቸው ቋንቋዎች ሁለት ናቸው ትግርኛና አማርኛ። ደህና የምሞክረው ነገር ቢኖር ደግሞ እንጊሊዝኛን እሞክራለሁኝ መስማቱ ላይ ግን በደንብ ነው የምሰማው። አሁን ለምሳሌ ስናገር ለምሳሌ ይሄን ያክል ሰላምታ በትግርኛ ስናየው ሰላም ደናዶም። በአማርኛ ስንተረጉመው ደግሞ ሰላም እንዴት ነሽ ወይም እንዴት ነህ እንደየ ፆታውም ስለሚለያይ እንደዛ እንላለን በእንግሊዝኛም ሃይ ሃው አር ዩ እንላለን ማለት ነው። ስለዚህ ልዩነታቸውን ስናይ አማርኛ ላይ ትንሽ ከትግርኛ ለየት ይላል ከዛ ደግሞ ግእዝም ትንሽ ትንሽ እሞክራለሁኝ። ግእዝ እና ትግርኛ ይቀራረባል አሁን ለምሳሌ እንዴት አደርክ ለማለት ግእዝ እፎ ሀደርከ እንላለን ማለት ነው። ስለዚህ ትግርኛና ግእዝን ይቃረባል አማርኛ ግን ትንሽ ለየት ይላል። ከዛ በተረፈ ደግሞ እንደ አለሁበት ሀገርም እንደ ኢትዮጵያ ስናይ በጣም ብዙ ሰው የሚያወራው አማርኛ ነው። አማርኛ ላይ በጣም ብዙ ተናጋሪ ቋንቋ አለ። ከዛ በትግርኛው ብዙ ሰው ያወራል ማለት ነው ከዛ ስለዚህ እንደሚችለው ትግርኛ አማርኛ እንግሊዘኛም ለትንሽ ግእዝም ለትንሽ ትንሽ ይችላለሁኝ ማለት ነው። ከዛ በተረፈ ቋንቋ ማወቃችን በጣም ጥሩ ነው ምክንያቱም ቋንቋ በጣም ብዙ ጥቅም አለው ከሰው ጋር ለመግባባትም ይጠቀማል። ከሰው በጣም ብዙ ጊዜ በቋንቋ ማነስ ምክንያት በጣም ብዙ ጊዜ ችግር ይፈጠራል። ሰው ከሰው ጋር አለመባባትም ስለሚፈጥር ቋንቋ ማወቅ ጥሩ ነው። እንደ በጣም ብዙ ጥቅምም አለው ማለት ነው። ስለዚህ ቋንቋችንን ብናውቅ አሪፍ ነው። ሌሎችም ጥያቄ በጣም ብዙ ቋንቋውን ማወቅ አሪፍ ነው። ከዛ እኔ እንዳልኩኝ ትግርኛና አማርኛ በደንብ እችላለሁኝ ማለት ነው።

ጊዜህን በደንብ ታሰዳድራለክ? ለሚለው ጥያቄ እኔ በእውነቱ አሁን እኔ እቅድ እንደማረገው ወይንም አስተዳደር እንደዚህ አሳልፈዋለሁ ጊዜን በደንብ አድርጌ በደንብ አድርጌ አካሂደዋለው። ጊዜዬን ካልኩኝ ችግር አለብኝ ምክንያቱም ጊዜዬን በደንብ አላስተዳድርም። አንዳንዴ ያቀድኩትን ነገር ሳላስፈጽም ይመሻል መሽቶም ይነጋል። ከዛ ለነገ ለነገ ለነገ እያልኩኝ በቃ ነገ ነገውኑ ራሱ ሳልሰራው። በቃ ጊዜው ይሄዳልና ጊዜን በደንብ አላስተያደርም ጉድለቴንም አውቀዋለሁ። ምክንያቱም ነገ በሚለው ቃል የሆነ አይ በቃ ችግር የለውም ምናምን ስለምል እንደዛ እያልኩኝ ጊዜዬን በደንብ አልጠቀምበትም። እና ከአሁን በኋላ ግን የጊዜ ምንነትም ስለገባኝ የእግዚአብሔር ቢፈቅድና ቢወድ ለማስተካከል እሞክራለሁኝ። በተለይ ይሄ ነገ የሚለውን ነገር እንደገና ቆይቼ አረገዋለሁ ወደሚለው ነገር ወዲያውኑ ማረግን እለማመዳለሁ። እግዚአብሔር ከፈቀደ ከዛ በተረፈ ጊዜ በደንብ ስናስተዳድረው ጥቅሙ በጣም ብዙ ነው ያለው። ክንያቱ ጊዜያችንን ስናስተዳድር ለራሳችንም ይጠቅመናል። መቶ በምንፈልገው ደረጃ የስኬትም ጎዳና መራመድ ስለምንችል ጊዜ በአግባቡ ያልተጠቀመ ሰው ያው ከንቱ ይቀራል። ምክንያቱም ምንም አይነት የ የ ሽልማት ወይንም የስኬትን ሂወት ስለማይኖር ማለት ነው። ስለዚህ አሁን የዘራንበትን ስለምናጭ ስለምናጭድ በጊዜ ባንቀልድ አሪፍ ነው እላለሁኝ። ስለዚህ ጊዜን እኔ በደንብ አላስተዳድርም ከአሁኑ ግን አሻሽላለሁ ብዬ አስባለሁ።